መጠበቅ ታግድ ነው ምንድነው? መጠበቅ ታግድ ነው የሚባል ነገር የለም። መጠበቅ መጠበቅ ነው ሰውን መጠበቅ ታግድ ታግድ ምንድነው? እሱ ነገር ትንሽ ትርጉም የማይሰጥ ነገር ነው። ስለዚህ መጠበቅ ታግድ ነው ሚለው ነገር ትንሽ ትርጉም አልሰጠኝም። አቸላወኩትም ትርጉሙን እኜ

እኔ የምወደው መክሰስ ጁስ ቢሆን ደስ ይለኛል ጁስ ነገር በጣም ያስደስተኛል። እና መክሰስ እንደዛ ባገኝ በጣም ከራበኝ ግን በቃ የሆነ እንቁላል ነገር ምናምን ምናምን ቅባት ያለው ነገር ደስ ይለኛል። እና እወዳለሁ ስናክ የሆኑ ነገሮች እወዳለሁ። ጠበስ ጠበስ ያሉ ነገሮች

ሃይማኖታዊ ግብር ታከብራለህ ነው የሚለው ምንድነው? ግብር ሐይማኖትኮ በግብር አይከበርም ሐይማኖት ይመለካል ፈጣሪ ይመለካል። እና አስራት ብኩራት ሊሰጥ ይችላል እንጂ ግብር አይደለም። እሱ እሚባለው። እና ይሄ ፈልገን የምናደርገው ነገር ነው።

ፀጉሬን እወደዋለሁ ግን ብዙም እኔ ፀጉሬን አልንከባከብም እታጠባለሁ ንጹህ ነው የማደርገው። ግን እንደ ሰው እለተለት ፀጉሬን በቃ ፀጉሬን ለመሰራት ፀጉር ቤት አልሄድም። ታጥቤ ዝም ብዬ ነው የማስይዘው ጠቅለል አድርጌ እና እንደዛ ነው የምጠቀመው። እኔ ብዙም አይደለሁም

ገመድ መጠቀም ታውቃለህ? ገመድ ለምን ገመድ ለልብስ ማሰጫ ዘርግቼ እጠቀማለሁ። ሌላው ገመድ እቃዎችን በተለይ ቤት እቃ ሲቀየር እቃዎችን ፍራሾችን ጥፍር አድርጎ ያስራል። እቃዎችን ለማሰር ይጠቅማል። ካርቶኖችን ለማሰር ይጠቅማል ለሱ ለሱ ገመድ እጠቀማለሁ ከዛ ውጪ ለምንም አልጠቀምም።

ወደ ስራ ሲሄድ የምለብሳቸው ልብሶች ቀለል ያሉ ልብሶች ነው አላካብድም እኔ በብዛት ሱሪ ከሆነ ጂንስ እለብሳለሁ። ከላይ ቲሸርት ወይ ሸሚዝ እለብሳለሁ። ደስ ሲለኝ ደግሞ ኮት ነገር ምናምን እደርባለሁ ሌዘር ኮትም ሊሆን ይችላል። የኔ ኖርማል የጨርቅ ኮቶች ልደርብ እችላለሁ። ግን በብዛት ቲሸርት ፖሎ ቲሸርት ምናምን ነው የምለብሰው። ከላይ ከታች ግን ብዙ ጊዜ ጂንስ አሁን አሁን ታይትና ጨርቅ ሱሪ ትንሽ በጥቂቱ መጠቀም ጀምሬያለሁ

የምጠቀማቸው ጥቅማ ጥቅሞች አሉህ ነው ምትለኝ? ምጠቀማቸው ጥቅማ ጥቅሞች በስራዬ ቦታ ላይ። ቲቶሪያል ስሰራ ጥቅም በሰአት የሚከፈለኝ ክፍያ አለ እሱን እጠቀማለሁ። ከዛ ውጪ ግን ይሄ ማንም ጊፍት ብሎ የሚሰጠኝ ጥቅም የለኝም። በሰራሁት ልክ ብቻ ነው የማገኘው ጥቅሜ ስሰራ ብቻ ነው።

ውይ እኔ ይሄን ያህል ወደ ገበያ የሚሄድ ሰው አይደለሁም አጋጣሚዎችን ተጠቅሜ ነው እንዴ ከመንገድ ላይ ካሉ ጉልቶችም ልገዛ እችላለሁ እንጂ። ገበያ ሄዶ ገዝቶ ምናምን ለመጠቀም እንትን የሚል ሰው አይደለሁም። ምሞክር ሰው አይደለሁም። አጋጣሚዎችን ተጠቅሜ ብቻ ያገኘሁትን ገዝቼ ነው የምጠቀመው እንጂ ገበያ ለሆነ ነገር ብዬ የምሄድ ሰው አይደለሁም

ማቅረቢያ ማድረግ ትችላለህ። ማቅረቢያ ምንድነው? ማቅረቢያ የምግብ ማቅረቢያ ሊሆን ይችላል። የምን ማቅረቢያ ነው። ግልጽ አይደለም ጥያቄው። እና ግልጽ ከሆነልኝ ለመመለስ እሞክራለሁ። የምግብ ማቅረቢያ ከሆነ አዎ እችላለሁ ማድረግ። የሻይ ማቅረቢያም ሊሆን ይችላል ኦር የሆነ የምን ማቅረቢያ እንደሆነ ግልጽ አይደለም

አወን ኮምፒውተር በአግባቡ መጠቀም እችላለሁ። እና ተምሬም ሳይሆን በቃ ትምህርት ቤት በተማርኩ በማየው ኮምፒውተር እንደአስፈላጊ ዲፕ የሆነ እውቀትም ባይኖረኝ። እንደአስፈላጊነቱ መጠቀም ያለብኝን ግን እጠቀማለሁ።

አዎ ኢንተርኔት አለኝ እጠቀማለሁ። የተለያዩ የኦንላይን ስራዎችን እሰራበታለሁ። አስፈላጊ ነገሮችን እመለከትበታለሁ። ኢንተርኔት መኖሩ ጥሩ ነው። ብዙ አገር ውስጥም በውጭም ያሉትን ነገ ሀገሮች ያሉትን ነገሮች ሁሉ ፈልጌ የምፈልገውን ነገር ማግኘት ስለምችል ኢንተርኔት እወዳለሁ። እጠቀማለሁ አለኝ።

መተየብ ምን ማለት እንደሆነ አላወኩም። በፍጥነት መተየብ ትችላለህ? የሚል ነው። መተየብ ማለት ምን ማለት እንደሆነ አላውቅም። እና መተየብ ትርጉሞች ስላልገባኝ መተየብ ትርጉሙን አላውቀውም። ጠይቄ ወይም ሌላ ነገሮችን ቼክ አድርጌ እመልሳለሁኝ።

የክላውድ ማከማቻ አልጠቀምም እስካሁን ድረስ ስለ ክላውድም ግልጽ የሆነ እውቀት ንጹህ የሆነ እውቀትም የለኝም ግልጽ የሆነ ነገርም በደንብ አላውቅም። እስካሁን እየተጠቀምኩም አይደለም ተጠቅሜም አላውቅም። ማወቅ ግን እፈልጋለሁ ስለሱ።

አዎ እሰማለሁኝ የጎረቤቶቼን ድምጽ ቤታቸው ሲያወሩም አልፎ አልፎ የሚሰማ ነገሮች አሉ። ብቻ ድምፃቸውን ከፍ አድርገው ከተናገሩ ወይም በረንዳ ላይ ከሆኑ ይሰማኛል። ለምን? እምኖርበት አካባቢ አፖርትመንት ስለሆነ ድምጽ እሰማለሁኝ። አዎ

ባህላዊ ልብስ ስለብ መልበስ እወዳለሁ እስካሁን ግን በጣም አዘውታሪ አይደለሁም። ከዚህ በኋላ ግን የባህል ልብሶችን መልበስ እፈልጋለሁ። ብለብስም ደስ ይለኛል። ያስደስተኛልም የባህል ልብስ መልበስ ስለዚህ ከዚህ በኋላ ለመልበስ እሞክራለሁ። አዎ

አዎ የቤት ስራ ከሆነ ለምሳሌ እንጀራ እየጋገርኩ ቤት መጥረግ እችላለሁ። እስኪበስል ድረስ እቃ ማጠብ እችላለሁ በጎን ወጥ መስራት እችላለሁ። ሁሉንም ጎን ለጎን አድርጌ መስራት እወዳለሁ እችላለሁኝ አዎ እችላለሁ በጣም ያስደስተኛል። እንደውም ካሉት ነገሮች ስሰራ እንደዚህ መስራት ነው የምወደው።

ዛሬ መጀመሪያ ምግቤ ጠዋት ስነሳ በሶ በሸሮ ሻይ አዎ ተመግቤያለሁ እንደዛ አድርጌኣለው። ዛሬ አመጋገቤ እንደዛ ነበረ። እና ደስብሎኛል።

ስንት? ቋንቋ ትችላለህ እኔ ያው ሁለት ቋንቋ ብዬ ማሰብ እችላለሁ እንደ አማርኛ ሁለት እንግሊዘኛም እሞክራለሁ። እነዚህን እችላለሁ። ወደፊት ግን ብዙ አይነት ቋንቋዎች የመልመድ አላማ አለኝ። ብዙ ቋንቋ ብለምድ በጣም ደስ ይለኛል

ኧረ እኔ ሁለትም ትራስ ልጠቀም እችላለሁ አንዳንዴ ከፍ ብዬ መቀመጥ ስፈልግ ደግሞ ሶስትም ልጠቀም እችላለሁ። በብዛት ግን አንድ ወይም ሶፋ ላይ ስተኛ ሁለትም ልጠቀም እችላለሁ ሶስትም ልጠቀም እችላለሁ። መኝታ ስተኛ ግን እንቅልፌን አንድ ትራስ ነው የምጠቀመው

አዎ እኔ የስራ ልብስ እለብሳለሁ ስራ ስሰራ በጣም እንትን ከሆነ ልብሴን ቀይሬ ስራዬን እሰራለሁ። ከዛ በኋላ ደግሞ ነው ስራዬን ሲጨርስ ልብስ እቀይራለሁ። እና አዎ የስራ ልብስ እለብሳለሁኝ። እቤት ውስጥም እንደዚሁ ስራም ቦታ እንደዛው

ኦ በጣም የስራ ምግባር እኔ አከብራለሁኝ ለምን ስራ ስንሰራ ምግባር ከሌለን ስራ ውጤታማ መሆን ስለማይችል። በቻልኩት መጠን በስራው የሚፈልገውን አይነት ስነምግባር ማሳየት ነው የምፈልገው። ስራው የሚፈልገውን አይነት እና እንደዛ ነው ማድረግ የምንፈልገው

አዎ ኮፍያ ማድረግ እወዳለሁ ግን የሚገርመው እስካሁን ድረስ። ኮፍያ ገዝቼ ተጠቅሜ አላውቅም። ግን ኮፍያ ማድረግ በጣም እወዳለሁ ደስ ይለኛል እና። ባደርግም እወዳለሁ እና ኮፍያ ማድረግ አዎ እወዳለሁ። እስካሁን ግን ገዝቼ ተጠቅሜ አላውቅም እንደምገዛ እርግጠኛ ነኝ ግን

ስራ ቦታ ጓደኛ አለኝ ግን የልብ የምለው ጓደኛ አይደለም አለ አይደል ከላይ ከላይ ነው። የልብ የምለው ጓደኛ አሁን ላይ በቃ አለኝ ማለት አልችልም። የውስጤን ብዙም አላወራ እንዳለች እሷን ነው የማወራት። ሌላ የልቤ ጓደኛ ብዬ ስጠጋ የሆነ የሚያሳዩት ነገር ደስ የማይል ነገር ስለሆነ። ብዙ

አዳዲስ የስራ ግንኙነቶች እፈጥራለው አዎ፣ በተለይ ይሄ የኦንላይን ስራ ላይ አዳዲስ ስራዎችን መሥራትም እፈልጋለው፣ መፍጠርም እፈልጋለው እና አዎ እሞክራለሁኝ እንደሱ አይነት ነገሮችን ለመፍጠር፤ ለመስራት እሞክራለሁ አዎ፣ አዳዲስ ስራዎችን እፈጥራለሁኝ።

የስራ ቦታ ደህንነት እንዴት ነው? ለሚለው ነገር የስራ ቦታ ደህንነቴ ጥሩ ነው። በተለይ አሁን ላይ በብዛት ምሰራው ቤቴ ነው። እና ደህንነቴ የተጠበቀ ነው። አንዳንዴ መብራት ሲጠፋ ትንሽ ኢንተርኔት ስለሚቋረጥብኝ እንደዚህ አይነት ነገር ትንሽ ቢያዘናጋኝም ግን ደህንነቴ ጥሩ ነው።

በብዝታ የማታ ሰው ነኝ። የጧት ሰው እንኳን አይደለሁም። ጧት ላይ ትንሽ ረፈድ አድርጌ መነሳት ነገር አለኝ። የጥዋት ሰው የሚባለው ከአስራ ሁለት ሰዓት በፊት እና አስራ ሁለት ሰዓት የሚነሳ ነው። እኔ በብዛት የምነሳው አንድ ሰዓት አንድ ሰዓት ተኩል ሁለት ሰዓት ነው። ማታ ግን ስድስትም ሰባትም አምስትም ድረስ እቆያለሁ።

አዎ ጥራት ያለው ስራ ማቅረብ እችላለሁ። ማለት እውቀቴ በሚ እውቀት ባለኝ ነገር ላይ ጥርጥ ያለ ስራ ነው መስራት የምወደው። አዎ እችላለሁኝ። አዎ እችላለሁ። ጥራት ያለው ስራ መስራት እችላለሁኝ አዎ። እና እንደዛ አድርጌ ማቅረብ እችላለሁ

እሳት ለማንደድ የምጠቀመው ስንጥርጣሪ እንጨቶች እጠቀማለሁ። ጋዝ እጠቀማለሁ። ሌላው ደግሞ ወረቀት። ነገሮችንም እጠቀማለሁ ደረቅ ያሉ እንጨቶችን እጠቀማለሁ። በዚህ በዚህ በእነዚህ እሳትን አያይዛለሁ

ሰነዶች ብዙ አላዘጋጅም እኔ ማለት እንደአስፈላጊነቱ በፈለኩ በፈለኩ ሰዓት ላዘጋጅ እችላለሁ እንጂ ስራዬ ብዬ ሆን ብዬ ሰንዶች የማዘጋጀት ነገር የለብኝም ብዙም ጊዜ ስራዬም ደግሞ ሰነድ የማዘጋጀት የሚጋብዝ ስራም አልሰራም ስለዚህ አላዘጋጅም።

በጣም የምወደው ቀለም ነጭም ቢሆን ደስ ይለኛል ነጭ ልብስ እወዳለሁ በጣም። ለምን? የሆነ ፈካ ያደርገኛል ሌላው ደሞ እንዲሁ ደግሞ በተቃራኒው ደግሞ ጥቁር እወዳለሁ። ጥቁር ራሱ በጣም ያስደስተኛል ደስ ይለኛል ጥቁር ራሱ። እና ንጹህ የሆኑ ነጭ ወይ ጥቁር በጣም ደስ ይለኛል። አስደስተኛ

ከልጅነቴ የምዘክረው ነገር ገብርኤልን ማመስገን እፈልጋለሁ። መድኃኒዓለምን እመቤታችን ጻድቃን ሰማዕትን ማመስገን እፈልጋለሁ እና እነዚህን መዘከር እፈልጋለሁ። ምስጋና ነው እንጂ እንደ ማህበር ደግሼ ምናምን አይደለም

እረፍቴ ያው ብዙን ጊዜ ቤት ውስጥ ነው ስራዬን የምሰራው እረፍት አለኝ። ግን በእረፍቴም ሰዓት ደግሞ ከኮምፒተር ላይ ከምሰራው ከኦንላይን ስራዎች ውጪ የቤት ስራዎችን ሰራለው ግን አርፋለሁ። በቃ እነ ሁለት ሰዓት ሶስት ሰዓት አርፋለሁ።

ኧረ ጥላ ነው የምመርጠው እኔ በጣም ፀሀይ ብዙ አልወድም ለምን እራሴን በጣም ያመኛል ያደክመኛል ፀሀይ። ጠዋት እንኳን ቢሆን ፀሀይ ብዙ ምርጫዬ አይደለም እኔ በብዛት ጥላ ነው የምወደው። ፀሀይ ምርጫዬ አይደለም እራሴን ያመኛል። ፀሀይ ስሞቅ ስለዚህ ጥላ እወዳለሁ።

አወ በጣም በጣም ስሜቴ ብዙ ጊዜ በፊቴ ላይ ነው የሚታየው እንደውም ለመደበቅ ብሞክ እራሱ አይደበቅልኝም ሁሉም ነገሬ ፊቴ ላይ ይታያል። ባዝንም ፊቴ ላይ ይታያል ብደሰትም ፊቴ ላይ ይታያል ብከፋም ፊቴ ላይ ይታያል። አንዳንድ ነገሮቼን ለመደበቅ እሞክራለሁ እንዳዘንኩ ባልሆንም ግን ፊቴ ይጎሳቆላል።

የቤቴ ጣርያ በጅብሰም ነው የተሰራው በጅብሰም ቦርድም ተሰርቷል። ቻክም ተደርጓል ቻክ አለው። ስላቡ ላይ ቻክ ተደርጓል። ሌላው ደግሞ ጠርዝ ጠርዞቹ ላይ ጂፕሰም ቦርድ ተጠቅመናል ፍሬም አለው። የጂብሰም ፍሬም አለው እና ያምራል በጣም። ጣሪያዬ

ሹራብ መስፋት አልችልም ሰፍቼም አላውቅም እንዴት እንደሆነ አላውቅም እንደዚህ አይነት እድሎችም ገጥመውኝ አያውቁም። ስራዬም ወደዛ የሚጋብዘኝ አይደለም ፍላጎቱም የለኝም። እና እስካሁን ድረስ እንግዲህ ሹራብ ሰፍቼ አላውቅም። መስፋትም አልችልም።

ምወደው ሬስቶራንት ያው ከተማ ውስጥ በቃ እኔ ይሄን ያህል ሬስቶራንት ተጠቃሚም ስላልሆንኩ ይሄንን ነው የምወደው የምለው የለም ግን በአጋጣሚዎች በተለያየ ጊዜ እገባለሁ ስገባ ግን ጽድት ያለ በቃ ንጹህ የሆነ ሬስቶራንት ደስ ይለኛል። ተመጣጣኝ ወጋ ያላቸው ሬስቶራንቶች ንጹህ የሆኑ ሬስቶራንቶች ደስ ይሉኛል።

አዎ በሰላም መኖር እፈልጋለሁ ከማንም ሰው ጋር እና ጥሩ ግንኙነት እንዲኖረኝም እፈልጋለሁ። በተቻለኝ መጠን አዎ እና። ያው እኔ ጥሩ ግንኙነት ብፈልግም ያው እነሱ ደግሞ ጥሩ ግንኙነት እንዲኖረን ካልፈለጉ ምን ማድረግ ይቻላል? ያው ርቆ ነው የሚኖረው። ስለዚህ በልኩ እኖራለሁ

አዎ ሳህኖችን ማጠብ እወዳለሁ መታጠበም አለበት ብዬ አስባለሁ እንዲታጠበም እፈልጋለሁ። ለምንድነው? አንድ ንጹህ ሳህን ላይ መብላት እወዳለሁ። ሌላው ለጤናዬም ጠቃሚ ስለሆነ። ሳህንም ሳይታጠብ ደግሞ አይበላም። እና የታጠበ ሳህን መታጠብ እወዳለሁ።

አሁን ማብሰል እችላለሁ ለራሴም አብስዬ ነው የምበላው። እና ማብሰል በደንብ ነው የምችለው። በቃ እኔ ምንም ነገር ቢይዝ አይቼ መስራት እችላለሁ የሚያቃጠኝ ነገር አለ ብዬ አላስብም። እና በደንብ ነው የምችለው ማብሰል እችላለሁ። ቆንጆም ነው አድርጌ ነው የማበስለው።

የድርጅቱን ባህል እወደዋለሁ አዎ የምወደውም ይኖራል የማልወደውም ይኖራል እንግዲህ እስካሁን ድረስ የዚህን ድርጅት ባህል ምንም የጠላሁት ነገር የለም እያሰራኝ እስከሆነ ድረስ አልጠላውም እወደዋለሁኝ። እና እቀበለዋለሁኝ። ብር እስከማገኝበት ድረስ በአግባቡም እሰራለሁ።

እኔ ብዙ ጊዜ በቃ ይሄ ወይን አደጋ አካባቢ ላይ ያለውን ወቅት ነው የምወደው በጣም ብርድም ሳይሆን ንፋስም ሳይሆን እንደዛ ነው የምወደው። ክረምትም ደስ ይለኛል ግን ክረምት ለምንድነው? ቤት ውስጥ ብዙ ጊዜ መቀመጥ ነገር አለ። በዝናብ ሰዓት በቃ የተለያየው ድንች ምናምን ትኩስ ነገር ስለሚበላ ደስ ይለኛል

እኔ የምጠቀመው ቦርሳ የ የ እንትን ነው አነስ አነስ ያሉ ቦርሳዎች አሁን ላይ አነስ አነስ ያሉ ቦርሳዎች ነው የምጠቀመው ቀለል ያለ ነገር ደስ ይለኛል። በፊት ላይ ግን በጣም ትልልቅ ቦርሳዎች እጠቀም ነበር ምሳ እቃም ስለሚይዝ ምናምን። ብዙ ነገሮች ኮምፒውተርም ስለሚይዝ እጠቀም ነበር። አሁን ግን ትንንሽ ቦርሳዎች እጠቀማለሁ

ዳቦ ማብሰል ትችላለህ በደንብ ነው በድፎ ድፎ ዳቦ መጋገር በጣም እችላለሁ እወዳለሁ። በተለይ የስንዴ ዳቦ መጋገር እወዳለሁ። ከነጩ ከፍርኖ ዱቄቱ ይልቅ ነጩን ዳቦ መጋገር እወዳለሁኝ። አዎ በጣም ነው እምወደው። እና እንደሱ እንደሱ አይነት ነገሮችን ደስ ይሉኛል አዎ። እወዳለሁ

እኔ በብዛት የምጠቀመው ፈሳሽ ሳሙና ነው የምጠቀመው የልብስ ፈሳሽ ሳሙና አጠቀማለሁ ለልብሴ። ለሰውነቴ ደግሞ እና ድሮ ለፊቴ ዱሩ ነው የምጠቀመው ዱሩ የሚባለውን ሳሙና። እጠቀማለሁ። ለፀጉሬም እጠቀመዋለሁ ግን ለፀጉሬ ኮንዲሽነርም እጠቀማለሁ። ይህንን እጠቀማለሁ

በብዙ ህዝብ መካከል መሆን ብዙም አይመቸኝም። እኔ ይጨንቀኛል። ሰው ቀለል ባለበት ጭር ያለ አካባቢ ደስ ይለኛል። በጣምም ጭር ያለ ሳይሆን አለ አይደል? ቢትዊን መሃል ለይ። በጣምም ጭር ያለለ አላ መሃል ላይ የሆነ ደስ ይለኛል

አዎ የሞባይል ዳታ እጠቀማለሁ እንደአስፈላጊነቱም ግን በብዛት ዋይፋዬ ነው የምጠቀመው። ዋይፋይ ሲጠፋ የሞባይል ዳታም በመጠኑም ቢሆን እጠቀማለሁኝ። ብዙ ጊዜም ባይሆን አልፎ አልፎ እጠቀማለሁ። አዎ እጠቀማለሁ። እጠቀማለሁኝ አልፎ አልፎ የሞባይል ዳታ

አዎ በደንብ አዎንታዊ አስተያየት እኮ ያስፈልጋል እና አዎንታዊ አስተያየት በደንብ ተቀብዬ አውቃለሁኝ አመሰግናለሁኝ እንደዚህ አይነት አስተያየት የሚሰጡኝን ሰዎችም አመሰግናለሁ። አሉታዊይም ቢሰጡኝ። መጥፎ ጎኔን አስተካክላለሁ። ግን አዎንታዊ ሲሰጡኝ እደሰታለሁ በጣም

የስራ ምኞቶቼ። አንድ እቤት ውስጥ ብዙን ጊዜ የኦንላይን ስራዎች መስራት እፈልጋለሁ በጣም እና እሱን ነው የምመኘው በጣም ወጥቼ ከምሰራ ይልቅ። በቃ ቤቴ ውስጥ የግሌን የራሴን ነገር መስራት ነው የምፈልገው እንጂ ተቀጥሬ መስራት አልፈልግም። የራሴን ነገር ማዳበር እፈልጋለሁ በጣም

እንደ ሁኔታው ነው ረጅም ሰዓትም ልጠቀም እችላለሁ። ሶስት ሰዓት ሁለት ሰዓት ሶስት ሰዓትም ልጠቀም እችላለሁ። አንድ ሰዓትም ልጠቀም እችላለሁ እንደ ሁኔታው እጠቀማለሁኝ። ግን እንደ አቬሬጅ አንድ ሰዓት እስከ ሁለት ሰዓት ባለው እጠቀማለሁ። ብዬ አስባለሁ

የስልክ ካሜራ እንደአስፈላጊነቱ እጠቀማለሁኝ። አስፈላጊ የሆነ ቦታ ላይ። ማስታወሻ መያዝ ስፈልግ እጠቀማለሁኝ። እና እንደ አስፈላጊነቱ እንደዚህ አይነት ነገሮችን እጠቀማለሁ ግን ያው አዘውታሪ አይደለሁም ሁል ጊዜ ተጠቃሚ ነኝ ማለት ግን አልችልም።

እኔ የማስታውሰው በዓል በጣም ደስ የሚለኝ በዓል ብዬ የማስበው አዲስ አመት ነው አሁን ላይ ግን ምንም የሚያስደስተኝ ነገር የለም። እና አሁን ላይ ምንም ብዙም ይሄን ያህል የምንደሰትበት በዓል የለም። ወደፊት ግን እንግዲህ እደሰታለሁ ብዬ አስባለሁ።

አዎ ሳህኖች ይታጠባሉ ሳህን ሳይታጠብ ምግብ አንበላም። ስለዚህ ሳህን አጥበን ነው ምግብ የምንበለው እንወዳለን ሳህን ማጠብ። ደስ ይለናል እና ለሰውነታችንም ለጤንነታችን የተለያዩ ባክቴሪያቸው ወደ ሆዳችን እንዳይገቡ ይጠቅመናል። ሳህን አጥቦ መብላት